አዎ በቤቴ ውስጥ በጣም ልዩ የሆነ መቀመጫ አለ። በጣውላ ወይም ደግሞ በእንጨት የተሰራ በታም አጭር ቁጭ ብየ እንድሰራ አዎ በቤቴ ውስጥ በጣም ልዩ የሆነ መቀመጫ አለ። በጣውላ ወይ ደግሞ በእንጨት የተሰራ በጣም አጭር ቁጭ ብየ እንድሰራ ከዛ ውጭ ደግሞ ልዩ የሆነ ከሌሎች ሰዎች አንፃር በቤቴ ውስጥ ልዩ የሆነ መቀመጫ መፈረሻ ነው። ያውም መሬት ላይ ነው ቁጭ የምለው ማለት ነው በመፈረሻ። ረጅም ግዜ የምቀመጠው በመፈረሻ ነው። ስለዚህ ከሌሎች ሰዎች የሌሎች ሰዎች ሶፋ ምናምን ስለሆነ ከሌሎች ሰዎች አንፃር የኔ ልዩ ነው። ምክንያቱም በመፈረሻ እና ኮክ ማነው ስሰራ ምናምን ቀን ሳጥብ ምጠቀምበት መቀመጫ አለኝ። እሱም ትንሽየ በእንጨት የተሰራ እንትን ነው። ኩርሴ ኩርሴ አለኝ ማለት ነው።

አዎ በጣም በጣም ነው የሚደራደረው ይሄ በኢትዮጵያ ምን ይባላል ክርክር ይባላል። በዋጋ እንትን መከራከር ግዴታ ነው። እና እዚህ ኢትዮጵያ ውስጥ ተለምዷል። ዋጋ እንደ መከራከር ያው እንትን ገንዘብ ስለሚያስወድዱ ዋጋ ግዴታ መከራከር አለብኝ እና በጣም ነው የምከራከረው እኔም ነጋዴ ስለሆንኩኝ የሚያዘውን ገንዘብ ማለት ትርፉን የሚበቃቸውን ያክል ስለማውቅ በዛ ያለ ትርፍ ከተናገሩ እንትን እከራከራለሁ በጣም እናም በድርድር በጣም እችላለሁ እና ከእኔ ይልቅ እንደውም ባሌ ነው ማደራደር የማይችለው እኔ በጣም እከራከራለሁ እደራደራለሁ። ብዙ ዋጋ አተርፋለሁ

እኔ በሚያሳዝን ሁኔታ እንደ ሴት አይደለሁም። መስታወት ላይ ብዙም ጊዜ አላሳለፈም ምክንያቱም መስታወቱ ራሱ የለኝም። መስታወቱ ራሱ የለኝም ግን ያን ያክል መስታወት የማይ ሰው አይደለሁም። በዚህ ፀባይ እንደውም እንደ ወንዶች ነው የምታየው ምክንያቱም ራሴን በመስታወት ብዙ ጊዜ አላይም። እንደ መስታወት የምጠቀመው ስልኬን ነው። ፊቴን ብቻ ለማየት ብቻ ነው ከዛ ውጪ ሙሉ የአቋሜን ለማየት ስለማይመች አላየሁም። እና መስታወት የምጠቀምም አይደለሁም ምንም አይነት ጊዜ አላሳልፍም በመስታወት። መስታወቱ ራሱ ስለሌለኝ ይሆናል አላውቅም እሱን ይወዳል ይወድ አላውቅም። ግን መስታወት ግን ብዙ ጊዜ አላሳለፍም ይሄ እንደውም ሴት ሴት ራሱ። እንደ ሴቶች አይደለሁም በዚህ ሁኔታ። ብዙ ጊዜ መስታወት ላይ ምንም ጊዜ አላጠፋም ምንም አይነት ጊዜ አላጠፋም። ምንም አያክል ጊዜ አልቆይም። አላይም ጭራሽ መስታወት አላይም። ስልኬን ነው እንደ እንደመስታወት ስክሪኑን የምጠቀምበት።

የስራ ግምገማ አደርጋለሁ። ከዚህ በፊት በነበረኝ ስራ አሁን ላይ ስራ የለኝም። በተደጋጋሚ አሳውቄያለሁ ቤት ውስጥ ነው የምውላው። ግን ከዚህ በፊት የራሴ ድርጅት የራሴ ስራ ቦታ ስለነበረ። ስራ ግምገማ ለሁለት ስለሆነ የምትሰራው ግዴታ ያስፈልጋል ምክንያቱም ማስተካከል ያለብንን ነገር ለማስተካለል። ስህተቶቻችንንም ለማስተካከል። ጥሩ ጎናችን ደግሞ ከፍ ለማድረግ ለማጎልበት። አደርጋለሁ። ትርፍም ኪሳርም ካለ በዛው እናወራበታለን። እና የስራ ግምገማ ሁሌም ነው ማረ የምናደርገው ነበረ። እግዚአብሔር ይመስገን ውጤታማ ነበርን። በወቅቱ ውጤታማ ነበረን። እና የስራ ግምገማ አስፈላጊም ነው። ግዴታም ነው ስራ ተብሎ እስከተያዘ ድረስ ግዴታ አስፈላጊ

የጫማ ቁጥሬ በትክክለኛው ሰላሳ አምስት ነው ሰላሳ አምስት ቁጥር ነው የምጠቀመው። ግን እንትን እነዚህ በጣም ሳይዛቸው ትንሽ የሆኑ ቁጥሮች አሉ ማለት ሳይዛቸው ትንሽ የሆኑ ጫማዎች። አሉ በትንንሽ እንትን የሚመርቱና እሱ ሰላሳ ስድስት የሚሆንበትም አጋጠሚያ አለ። በጣም ፍላት እና እንትን ሲሆኑ ሰላሳ ስድስት ይሆናሉ እነዚህ ግዙፍ ጫማዎች ከሆኑ ደግሞ ሰላሳ አምስት ነው የሚሆነው። ሲሊፐር እና ማነው ሲሊፐር ናጠላ ጫማ? አዎ ናጠላ ጫማ ክፍት ጫማዎች አብዛኞቹ ደግሞ ሰላሳ ሰባት ሰላሳ ስድስት እንደዚህ የሚሆኑበትም አጋጠሚ አለ። ሰላሳ ስድስት ሰላሳ ሰባት የሚሆኑበት በተለይ ሲልፔሬ ነጠላ ጫማ። ሰላሳ ሰባት ቢሆን የተሻለ ነው እንደኔ ማለት ነው። በነጻነት እንዲያንቀሳቅሰኝ እና። ሽፍን ጫማ ከሆኑ እነዚህ ፍላት ትንንሽ ጫማዎች ከሆነ ሰላሳ ስድስት ሰዓት ይሆናል። ግን በቃ ዙሮ እንትን ነው የግሬ ይቀያየራል ሽፍን ጫማ በምንለብስበት ሰዓት በጣም ትንሽ የምትሆንበት ጊዜ አለ። እንትኑ ጫማው ደግሞ ነጠላ ጫማ ረጅም ጊዜ ከለበስኩ ደግሞ እግሬ ሰፊ ቁጥር ይፈልጋል ሰላሳ ስድስት ቁጥር ይፈልጋል። እና ዙሮ ይሄ ሰላሳ አምስት ከሰላሳ ስድስት ባሉት መሃል ላይ ያሉ ቁጥሮች አሉ እንደየሳይዙ የተለያየ ነው። እና አንዳንድ ቁጥር ሰላሳ አምስት ይሆናል። አንዳንድ ቁጥር ደግሞ ሰላሳ ስድስት ይሆናል ግን ብዙ ጊዜ ሰላሳ አምስት ነው የምለብሰው።

ብእር ብዙ አልጠቀምም ማለት አልጠቀምም ጭራሹን አልጠቀምም አይቼውም አላውቅም በዐይን በሶሻል ሚዲያ እና በመጽሐፍ ነው የማውቀው። ብእር አባቶቻችን ድሮ ሲጽፉበት የማውቀው። እኔ ግን በእርሳስ የምጠቀመው በእርሳስ አሪፍ ነው የሚጠፋ ነገር ነው። ያው ማጥፋት ከተሳሳትኩ ስለማጠፋ እርሳስ ይመቸኛል እና በእርሳስ ነው የምጽፈው። እኔ ብእር አባቶቻችን ሲጽፉበት እንጂ የማውቀው እኔ አላውቀውም። ምን እንደሆነ አላውቀውም። ማለት እንዴት እንደሚጠቀሙበት ራሱ እንዴት እንደሚዘጋጅ አላውቀውም። ብእር ወደፊት የማውቀው ይሆናል። ጊዜው ግን እኔ እርሳስ ነው የምጠቀመው በጣም ቀላል ነው። መጥፋት የሚችል ነው የተሳሳተ ነገር ካለ እና እርሳስ ይመቸኛል። ከሁሉም የመጽሐፍ እንትኖች እርሳስ ነው የሚሻለኝ ምርጥ ነው።

ያለሁበት አካባቢ ሙቅ ሞቃታማ የመካከለኛ ሙቀት ያለበት አከባቢ ስለሆነ ያን ያክል ብርድ ልብስ የሚለበስበት አካባቢ አይደለም እና አንድ ብርድልብስ ነው ያለኝ። የምጠቀመው አንድ ብቻ ነው። እናም እንትን ሙቀት ብቻ ስለሆነ አይደለም። አዎ የሚመስለኝ ያለኝ የኔ ብርድ ልብስ ብዛት ለማወቅ ከሆነ አንድ ብቻ ነው ያለኝ። ምክንያቱም ደሃ ነኝ ስለሌለኝ ነዋ እኔ አንደኛ ያው ብርድ አከባቢ ብሆን ምንም አይነት ደሃ ብሆንም ግዴታ ያስፈልገኛል ብዙ ብርድ ልብሶች ይሄ ግን ሞቃታማ መካከለኛ ሙቀት ያለበት ስለሆነ አንሶላ ተለብሶ መታደር ስለሚችል ያን ያክል አስፈላጊ አይደለም። እና ይሄ የቅንጦት ቅንጦት ካልሆነ ብርድ ልብስ ብዛት መግዛት አንድ በቂ ነው። አንድ በቂ ነው። ስለዚህ አንድ ብርድ ልብስ አለኝ። አዎ አንድ ብርድ ልብስ አለኝ። ሌሎች አንሶላዎች ናቸው። ስለዚህ ብርድ ልብሴ አንድ ነው። የምጠቀመው አንድ ብርድ ልብስ ነው።

የእቃ ቁጥጥር መካከለኛ ነኝ ብዙም አላደርግም። ይው አደርጋለሁ። ግን ብዙም አይደለም ይሄ የመስገብገብ አይነት ቁጥጥር አይደለም የማደርገው። ግን እቃዎችን በጣም እከታተላቸዋለሁ ማለት እከታተላቸዋለሁ አሉ የለውም። ሁሉንም አልወድም ብዙ ጊዜ የምወስድብኝ ሰው እና። ከቁጥጥር አደርጋለሁ በቤቴ ውስጥ ቤት መገንቴ ውስጥ። ከዛ ውጪ ደግሞ በስራ በነበረኝ ሰዓት በደንብ ነው የማደርገው ቁጥጥር። ከምሸጠው በላይ ከምትም በላይ በጣም ቁጥጥር የማደርገው እቃዎቼ ነኝ። በጣም ማለት ነው። እና የእቃ ቁጥጥር በደንብ ነው የማደርገው የነበረ ስራ ቦታ ላይ ማለት ነው። ከዛ ውጪ ግን ቤት ውስጥ መኖሪያ ቤት ውስጥ ይሄ የመዋዋስ ቁጥጥር አይነት ከሆነ ግን እንደዛ ብዙም መካከለኛ ነኝ ማለት መስጠት እችላለሁ ግን። ይሄም ኬርለስ ሙሉ ሙሉውን አይደለም። እና ክትትል አደርጋለሁ ምክንያቱም እቃዎቼ ሀብቶቼ ናቸው የኔ ገንዘቤዎቼ። የኔ ግሌና ስለሆኑ ቁጥጥር አደርጋለሁ።

እኛ ባህል ሳደርግ የሚከናወነው በሁለት አይነት ነው በሶስት አይነት ነው። እንደኛው መዘጋጃ ሄደው ነው። ሁለተኛው ደግሞ በ በባህላዊ በሽምግልና በቤተሰብ ሲሆን። ሶስተኛው ደግሞ እና ዋናው በቤተክርስቲያን ነው። ባህላችን ነው እንግዲህ የባህላችን ባህላዊ ከሆነ እንግዲህ ባህላዊ ባህላዊ የሰርጋችን ሁኔታ። የሚከናወነው ያው ወንዱ ይመጣል የሚመጣው በሰባት ሰዓት አካባቢ ወደ ሴቷ ቤት ይመጣል። ከዛ። ሴቷን የሚወስዱት እንደዚህ ሌላው አካባቢ አይደለም ሌሊት ላይ ነው የሚወስዷት። ከሌሊት ስድስት ሰዓት ነው የሚሆነው ማታ። አስር ሰዓት አስራ አንድ ሰዓት የመጠር ሙሽረብ ከዛ ስድስት ሰዓት ለሊት ላይ ይሄዳል። ፀሀይ ከመውጣቱ በፊት በጨደማ ነው የሚካሄደው እና ምክንያት አለው። ምክንያት አለው ቤተክርስቲያናዊም በሃይማኖትም ምክንያት አለው። ባህል አይደለም ሃይማኖታዊ እና በሌሊት ነው የሚኬደው። ሙሽራ የሚኬደው በሌሊት ነው እና እንደዛ ነው የሚኬደው። ከዛ በሶስተኛው ቀን ደግሞ መልስ አለ መልስ ደግሞ በየሰፈሩ እየዞሩ መልስ ያ እንትን ይላሉ ማለት ነው። ያን ያክል እኔ ስለቆየሁ ባህል። ያን በሰርግ አይደለም እኔ ያገባሁት። በሰርግ ስላላገባው ይሄ ግልጽ የሆነ የሰርግ እንትኖች ክንውኖችን አላውቃቸውም። ግን ይሄ ከማየው አንፃር እንደዛ ነው። የአብዛኛው ኢትዮጵያም ከውጭም ተመሳሳይ አይነት ስለሆነ ለየት ያለ የመሃል ሁኔታ የለንም

የድምጽ መልእክት አዎ ብዙ ጊዜ ይልካል የድምጽ ማንነት ለባለቤቴ እልካለሁ ለእህቴ እልካለሁ ቴፔ ስላሆነች እልካለሁ። በደንብ ነው የምንልከው ምክንያቱም ሀሳቤን ጠቅለል አድርጌ ነጻነት ኖሮኝ የምንከው ድምጽ መልእክት ነው። እና የድምጽ መልእክት በጣም ነው የሚመቸኝ እንደውም። በስልክ ፊት ለፊት ከመውራት እና በቪዲዮ ከመውራት የተሻለ የድምጽ መልእክት ብልክ ለኔ በጣም እንትን ነው ይሄ ነጻነት ይሰማኛል። እና ጥሩ ነው የድምጽ መልእክት መጠቀም በጣም ጥሩ ነው። እንትን የለም አያሳቅቅም ሀሳብን በነጻነት ልክ አሁን እንደማወራው ማለት ነው። ሀሳብን በነጻነት መግለጽ ነውና። እልካለሁ ሁሌ ነው እምልከው። ለባለቤቴ በየቀኑ ነው የምልክለት በየቀኑም በየሰአቱም ሊሆን ይችላል እልክለታለሁ ቶሎ ቶሎ። ምክንያቱም እኔ በሚመችኝ ሰዓት እሱ አይመቸውም የድምጽ መልእክት የሚያስፈልገው ለዚህ ነው። እሱ በሚመመቸው ሰዓት እኔ አይመቻኝም ስራ ላይ ስለመሆን። ስለዚህ እኔ በሚመቸኝ ሰዓት የድምጽ መልእክት ትልካለሁ ሱሲም መቼው ያዳምጠዋል ማለት ነው። እና የድምጽ መልእክት እልካለሁ

ሰንደል አዎ እለብሳለሁ ሰንደል ማለት ሲልፐር አይደለ እንትን አዎ ነጠላ ጫማ። ብዙን ትርጉሙ ሳንደል ያው እኛ አካባቢ ስለማይባል ነው ሌላ ቦታ ሰምቻለሁ እንደዚህ እንደሚባልና እለብሳለሁ አብዛኛውን ጊዜ የምለብሰው ሰንደል ነው። በጣም ብዙ ጊዜ የምለብሰው ሰንደል ነው እና አንደኛ በአንተንም ርካሽ ስለሆነ በዋጋ ርካሽ ነው ሁለተኛ ምቾት ያለው ጫማ ሰንደል ነው። ሙቀት አካባቢ ስለሆነ ማለት መካከለኛ ሙቀት ያለው አካባቢ ስለሆነ ከሸፍን ጫማ የተሻለ ምቾት አለው ሰላም አለው። ስለዚህ ሳንደል ሁሌም ነው የምለብሰው አሁን ራሱን ለብሻለሁ እና ሁሌም እለብሳለሁ። እነዚህ በተለይ ብራንዶቹ መግዛት ብችል ሁሌም ብለብስ ደስ የሚለኝ ሰንደር ነው። ነጻነት አለኝ እነዚህ ከሄድከ ምናምን የተሻለ ሰላም የሚሰጠኝ ሳንዳር ጫማ ነው። እና ሳንዳር በጥሩ ጥሩ ሳንዳሮች አሉ ቶሎ ክፈሉኝና ልግዛ።

ገንዘብ ሁኔታዎችን ይወስናል እና ከመቆጠብ እኮ ትርፍ በቃ ሊኖር ይገባል። አይደለ ማለት ከሂ ከዕለታዊ ነገር ከቤት ኪራይ ወጥቶ ከስቤዛ ወጥቶ ከዛ ሌላ ለመቆጠብ ማለት ትርፍ ያስፈልጋል። ይሄ ግን የቤት ኪራይም አስቤዛ ሁኖ እንደገና ሌላ ይው ለጊዜው ስራ ስራ ስላልጀመርኩኝ። ባለቤቴ ስለሆነ ገንዘብ የሚሰጠኝ የምቆጥበው ገንዘብ የለም እሱ ግን ይቆጥባል። እኔ ግን አልቆጥብም ምክንያቱም የራሴ ገቢ ሲኖር ነው ልቆጥብ የምችለው። እና እናንተ ስትከፍሉኝ ያኔ መቆጠብ እጀምራለሁ እርግጠኛ ነኝ እቆጥባለሁ። እና ለጊዜው ምንም የምሰራው ስራ ስለሌለ የምቆጥበው ቁጠባ የለም። ግን ደግሞ ይሄ ገንዘቦችን እንትን እንደዚህ የማባከን የማልወድ ሰው ነኝ። ይሄ በጣም አስፈላጊ ከሆኑ ውጪ መግዛት ምናምን አይመቸኝም። ምክንያቱም በቂ እትን የገንዘብ ስለሌለ ግዴታ ስለሚያስፈልግ ከባለቤቴ ራሱ የምቀበለው ለሚያስፈልገኝ ብቻ ነው። ስለዚህ ይው ይሄ አባከኝ አይደለሁም በፍጹም አባከኝ አይደለሁም። ግን ይሄ ቁጠባ የሚባለው የሚቀመጥ አይነት ገንዘብ የለኝም። እና ቶሎ ክፈሉኝ እና ቆጠባለሁ። እና ገንዘብ ማለት ይሄ አባካኝ አይደለሁም ግን ደግሞ ገንዘቡ የለኝም። እንጂ ቆጥቤ ነው የምጠቀመው ማለት ቆጥቤ ነው የምጠቀመው ይሄ አስፈልጋል ከሆኑት ውጪ ምንም አባካኝ አይደለሁም። ግን ቢሆንም ራሱ ገንዘቡ ራሱ የለም ምክንያቱም ስራ ስለማልሰራ።

አዎ አዎንታዊ ማለት መልካም ነገር ነው አይደለ አሉታዊ ነው መጥፎ ነገር። ሁለቱንም እቀበላለሁ አዎንታዊ አስተያየት ተቀብዬ አውቃለሁ። በደንብ መንገድ ላይ በጣም ቆንጆ ነሽ ይሉኛል። እና ብዙ ነገር አለ ማለት ብዙ አስተያየት ይሰጣል በተለይ ደግሞ ስራ ቦታ ላይ ከሆነ በጣም ብዙ አስተያየት ይሰጠኝ ነበር። እና አዎንታዊ አስተያየት ሁሌም ነው የምቀበለው። ማለት ሁለቱም አለ አሉታዊም አለ አዎንታዊም አለ። ግን አዎንታዊ በጣም ብዙ ጊዜ ነው የምትሰጠው ምክንያቱም ስራዬን በስርዓት ስለሆነ የምሰራው። እና በጣም ነው የሚያደንቁኝ ሁሉ ደስ የሚላቸው በቃ ጎበዝ ጀግና ሴት ቀይ ሴት ጀግና ምናምን ነው የሚሆነው። ምክንያቱም ያለውበት የምሰራበት አካባቢ ይሁን ከሴቶችን ወንዶችን የሚሰሩት ስራ ስለሆነ። አዎንታዊ አስተያየት ሁሌም ነው የምቀበለው በጣም ሁሌም ነው የምቀበለው። እና በመቀበሌም ደስ ይለኛል።

ሃይማኖታዊ ግብር በጣም ነው የማከብረው ምክንያቱም እኔ ራሴ የሃይማኖተኛው የአክራሪ ልጅ ስለሆንኩኝ የካህን ልጅ ስለሆንኩኝ በጣም አከብራለሁ። እኔ ማክበር ብቻ አይደለም እኔ ራሱ። ማለት ብዙ ያልገባኝ ነገር አለ ግን ቢሆንም። ሳይገባኝ በጣም ነው የማከብራቸው ምክንያቱም ሲገባኝ ከዚህ የበለጠ እንደማከብራቸው እርግጠኛ ነኝ። ሃይማኖታዊ ነገሮችን አከብራለሁ። ሃይማኖታዊ ግብሮችን አከብራለሁ። ምክንያቱም እኔ ይሄን ማንነት የፈጠረልኝ ይሄን ስብህና የተሰጠኝ ሃይማኖታዊ ነገሮችን በማክበሬ ነው። እንጂ ባላከብር ኖሮ። እንደዚህ አይነት ይቺን ማርታ ትኖራለች ብዬ አላስብም። ምክንያቱም በዚህ ዘመን። ብዙ ወጣ ወጣ ያሉ ጋጠ ወጥ የሚባሉ አይነት ሰዎች በበዙበት እንትን ሃይማኖታዊ ክ ግብርን ቢያከብሩ ኖሮ ስርዓት ያላቸው ሰዎች ይሆናሉ ብዬ አስባለሁ። እንግዲህ እኔ ራሴን ስርዓት ያለኝ ሰው እንደሆንኩ ነው የማስበው። እና ሃይማኖታዊ ግብርን በማክበሬ የመጣ ስብእና ስለሆነ ማለት ነው። እና አከብራለሁ።

ፀሀይ ስትጠልቅ ብዙም አይደለም መመልከት አለው ሴንሲቷን መመልከት ስትጠልቅ ድሮ ከፍቅረኛ ማለት ከአሁኑ ባለቤቴ ጋር ወይ ያኔ ፍቅረኛ እያለ እናይ ነበር እናይ ነበር የሆነ ደስ የሚል ቦታ ነበረ ፀሀይ ሴንስ መጥለቋን የሚታይበት ማለት ነው። የሚያምር ቦታ ነበረና እዛ ሆነን ከአስራ አንድ ሰዓት እስከ አስራ ሁለት ሰዓት ቁጭ ብለን የምናይበት ቦታ ነበር የሚያምር ቦታና ያኔ ስትጠልቅ እመለከት ነበረና ስንሴቱ በጣም ያምር ወይኔ ደስ የሚል ነበር። አሁን አሁን ግን ፀሀይ ስትጠልቅ ከማየት ይልቅ እራት መስራት ነው የምለው እና እራት ወደ መስራት ነው የምጣደፈው እና አሁን አሁን አልመለከትም። መመልከት መውደድ ከመ እኔ ፀሀይ ስትጠልቅ ይው ስትወጣ ከማየት ስትገባ ማየት ስትጠልቅ ማየት ይሻለኛል ደስ የሚል እንትን አለው። የሚያቃጥል ፀሀይ የላትም ደስ የሚል ደስ የሚል ነው ያለው ግን መውደድ በጣም መውደድ የሚባል አይደለም ልክ ጨረቃ ስትወጣ እንደማየት ኮከቦች እንደማየት አያስደስተኝም ፀሀይ ስትጠልቅ ማየት። እና በጣም በጣም አይደለም መካከለኛ ነኝ በጣም መካከለኛ ስትጠልቅ ያው ይመቸኛል ደስ ይለኛል።

ኦ በጣም እወዳለሁ በጣም ታሪክ መናገር እወዳለሁ በተለይ የራሴን ታሪክ እንደመናገር ደስ የሚለኝ የነገር የለም ምክንያቱም በጣም ብዙ ውጣ ውረድ አሳልፌያለው ያው በአቅሜ ልክ። ስለዚህ ታሪክ መናገር እወዳለሁ የራሴንም የማውቀውንም የሰዎችንም አስደሳች የሆነ አሳዛኝም የሆነ አስተማሪም የሚሆነ ብቻ ታሪክ ከሰማሁኝ ያንን ታሪክ ከመናገር ወደኋላ አልልም እናገራለሁ መናገር እወዳለሁ። በተበለይ በተለይ የሀገራችንን ጀግኖች ታሪክ እንደምናገር ደስ የሚል ነገር የለም። ስፔሻሊ በተለይ በተለይ ደግሞ ስለ አጼ ቴዎድሮስ መናገር ደስ ይለኛል። ብቻ ስለ ጀግኖቻችን። መናገር ደስ ይለኛል የማቀውን ያክልና መስማትም መናገርም ደስ ይለኛልና ታሪክ መናገር እወዳለሁ። ከራሴ ታሪክ ጀምሮ እንትን መናገር ደስ ይለኛል ያስተምራል ብዬ የማስበውንም ያዝናናል ብዬ ካሰብኩም ያስቃልም ያሳዝናል ብቻ። መናገር እወዳለሁ ታሪክ

ጥቅማት ጥቅሞች ምንም አይነት ጥቅማት ጥቅሞች የሉኝም ማለት ከስራ ወይ ይሄ ጥቅማት ጥቅሞች የሆነ ድርጅት ውስጥ እየሰሩ ከሆነ ነው ጥቅማ ጥቅም እናገኝም ችለውና እና ምንም አይነት ጥቅም የለኝም ከባሌ ነው ጥቅም ጥቅም የማገኘው ከገኘው ራሱ። እና ልብስ ጥቅማ ጥቅም ልብስ ለምሳሌ ደምሰስን ከቤተሰብ ከቤተሰቦቼ ቤት እዚህ ልብስ ከባሌ ቤተሰቦቼ እዚህ ልብስ አመጣባቸዋለሁ እሱ ትልቅ ጥቅማ ጥቅም ነው። ለኔ የባዕል ራሱ የገና ሂዴ ሀበሻ ቀሚስ ነው። ራሱ የባሌን እህት የመጣሁኝ እና ነፍስ ነው ብዙ ጊዜ ጥቅማ ጥቅም የማገኘው ልብስ ነው። ልብስ በጣም ልብስ ምክንያቱም እኔ ቀጫጫ ነኝ እና የወፈሩት ቤተሰቦችም ሆነ የባሌ ቤተሰቦች ምናምን የጠበባቸውን ያጠራቸውን ምናምን ይሰጡኛልና ቀጫጫ ስሆንኩኝ የማገኘው ጥቅማጠቅም ነፍስ ነው።

ከማን ጋር ነው ስብሰባ የምናደርገው? ማለት ይመስለኛል ጥያቄው የወጣው ደጋግሜ እንደምለው ለድርጅትነውና የሚመስለኝ እንደዛ ነው። ለማነኛውም ስብሰባ ከቤተሰቦቼ አድርጌ ልውሰደውና ከቤተሰቦቼ ወይ ከባለቤቴ ጋር። ብዙ ሰብሰባ ያው በሳምንት አንድ ጊዜ ነው ያው መገናኘት የሚባል መጨዋወት ስለአስፈላጊ ነገሮች መነጋገር ምናምን የሆነ ሀሳቡ የሆነ ችግር ከመጣም። የምንወያየው በሳምንት አንዴ ነው። እና በሳምንት አንዴ ስብሰባ እናደርጋለን ከፋሚሊ ጋር ከቤተሰብ ጋር ከባለቤቴ ጋር ከሁሉም ጋር። ስብሰባን የተረዳሁት በዚህ መንገድ ነው። ማለት ማንኛውም አይነት ስብሰባ ስብሰባ ከሆነ ከስራ ውጪ ያሉ ከዛ ውጪ በስራ የግል ስራ ስለሆነ ማለት የግለ ስራ ስብሰባ አለው ብዬ አላስብም። የነበረ ከዚህ በፊት ትቼው የነበረው ታሪክ። እና በሳምንት አንድ ጊዜ ስብሰባ ከፋሚሊጋ እናድርግ

መስተካከል የሚችል ከሆነ የተበላሸ ነገር አስተካክላለሁ በቻልኩት አቅም አስተካክላለሁ መተው የሚባል ነገር አልወድም። በቻልኩት ነገር እንደውም አንዳንዱ ይብስበታል ሁላ ተበላሸ ነገር ለማስተካከል ስሞክር ይብስበታል ሁላ እና ራሴን ለማስተካከል እሞክራለሁ የተበላሸ ነገሮችን። ከዛ ውጪ የማልችለው አይነት ነገር ከሆነ ግን ባለሙያ የተበላሸውን ነገር ሊያስተካክል የሚችል ባለሙያ መፈለግ ነው። የምችለው እና እኔ አስተካክላለሁ አብዛኛው ነገሮችን አሁን ቤት ውስጥ ስቶፕ ምናምን የሆነ ኤሌክትሪካል ነገር። እንትን የተበላሹ ነገሮችን ራሴ ነኝ የማስተካክላቸው እና ማስተካከል እችላለሁ። አብዛኛውን ጊዜ ማለት ነው። ስልኬ ውስጥ ያሉትም ነገሮች ሴቲንጎች ምናምን ራሴ ነኝ የማስተካክለው። ከእኔ ካለፈ ከዛ ወደ ባለቤቴ እና የተበላሹ ነገሮችን ማስተካከል እችላለሁ አዎ እችላለሁ።

እሳት ለማንደድ የምጠቀመው እኔ ፕላስቲክ ነው ፕላስቲክ ፌስታል ወይ ላስቲክ ማለት ነው። እሱን ነው የምጠቀመው እሳት ቶሎ ስለሚያያዝልኝ ያን ያክል እኔ በምንም ነገር። ማያያዝ እችላለሁ ወይ በቀላል ነገር ነው የማያይዘውና ተራ በሆነ ነገር በወረቀት ላያይዘው እችላለሁ ምናምን ነው። እና በቀላሉ የማገኘው እዚህ እዚህ አካባቢ ላስቲክ ነው። እና ላስቲክ እና በተለይ ሻማ ካለ ሻማ ጋር ቶሎ ነው እሳት የማያይዘው ቶሎ ነው የሚነድልኝ። ቶሎ ነው ከሰል የሚያያዝልኝ ምናምን እና እሳት ብዙ ጊዜ የማያይዘው። በፌስታል በፌስታል በወዳደቁ በማይሰሩ ፌስታሎች ውጪ ላይ ከቤት ውጪ ሆኜ ነው የማያይዘው። እና ቶሎ ነው የሚያዝልኝ ፔስታል ቶሎ የሚናድልኝ። ከዛ ውጪ ደግሞ ሻማ ሻማም ጥሩ ነው። ሻማን ካያያዝኩ ሻማውን ካበረው በኋላ እንዲቀልጥ በማድረግ ቶሎ እንዲያያዝልኝ አደርጋለሁና። እንደዛ ምክንያቱም እንጨትና የመሳሰሉት ነገሮች በቅርብ ስለሌሉ ያለውበት አካባቢ በቅርብ ስለሌሉ። እንጨቶችን አልጠቀምም እንጂ ቅድሚያ ለሚሆነው እንጨት ነው ግን እንጨት የማገኝበት እንትን ስለሌለ። አጋጣሚ ስለሌለ በቅርብ የማገኘው ፌስታል ስለሆነ በፌስታል ነው። እና በሻማ ነው የማያይዘው። ማነደው እሳት

የቤት ውስጥ ስራ አድካሚ ነው አዎ አድካሚ ነው። ግን አንዳንድ ቀን ፍሬ የምሆንበት ማለት ጊዜ ያለኝ ሰዓት አለ። አንዳንድ ቀን አይደል ደቂቃው እየሮጠ ነው። ብቻ ጊዜ የለኝ ሰዓት አለ ቢሆንም ስሬ አድካሚ ነው። ምክንያቱም እንጀራ አጋግራለሁ ወት እሰራለሁ እቃ እጥባለሁ ቤት እወለውላለሁ። ልብስ አጥባለሁ። አጸዳለሁ ልብስ አጥፋለሁ። ብዙ ነገር ብዙ ብዙ ነገር ውሃ ቀዳለሁ። እና ብዙ ነገር ስራዬ ቤት ውስጥ መዋል ቢመስልም ግን አድካሚ ነው። ሁሉም የባሌን ልብሶች አጥባለው ጫማዎቹን አጥባለው ካልሲዎቹን አጥባለሁ። በቃ ቤት ውስጥ ያለው ነገር ንጽህና የሚባል ነገር በሙሉ ምግብ እሰራለሁ። ሁሉንም ነገር እሰራለሁ እና አድካሚ ነው ለራሴ አድካሚ ነው ብቻ ይደክመኛል። በተለይ ልብስ በማጥበት በሰአት ብዙ ልብስ ስለሆነ ማጥፈው የሚደክመኝ ሰዓት። አለ አለ ሁሌም አይደለም ግን አለ። ያው የቤት ውስጥ ስራ በተለይ ልጅ ካለ በጣም አድካሚ ነው። በጣም

አዎ እወዳለሁ ሻማ ማብራት ደስ ይላል። እኔ ደግሞ መብራት ያው እኛ ጋር ስለሚጠፋ ብዙ ጊዜ ሻማ አበራለሁ። ከዛ ውጪ ደግሞ መብራትም ባለ ሰዓት። ሁሌ የማርያም ቀን የእናቴ ድንግል ማርያም ቀን ሁሌም ሻማ አበራለሁ እና ምክንያቱም መዘከር እዛ ቀን እዘክራለሁ ማለት ነው። እና ያ የዓመት ሲሆን በዓል በሆነ ሰዓት ድሮ ሻማ አበራለሁ። ሻማ ማበራው ደግሞ ስለምወድ ነው ሻማ ማብራት ስለምወድ። ያው በሻማ ነው ፍቅሬን የምገልጸው እና ሻማ ማብራት በጣም ነው የምወደው። ግን በሚያሳዝን ሁኔታ ሻማ ማብሪያ እቃው ራሱ የለኝም። ወደፊት ብር ሲኖረኝ እቃዎቹን ምናምን ብቻ ብዙ ነገር እሟሟለሁ ብር ሲኖረኝ ብዙ ነው። እና ሻማ ማብሪያ እገዛና አበራለው። ደስ ይላል በተለይ እነዚህ ሽቶዎች ምናምን ጥሩ ሽታ ጥሩ መዓዛ ያላቸው ሽቶዎች ደስ ይላሉ። እና ሻማ ማብራት በጣም ነው የምወደው በጣም

ኦንላይን ገዢ መስመር ላይ ገዢ አይደለሁም በፍጹም አልገዛም ምክንያቱም ያን ያክል አስተማማኝ አይደለም። የሚታዘዙት የሚገዙትና ተከፍሎ ከተከፈለ በኋላ የሚመጡት እንትን አይደሉም። ልክ አይደሉም እውነት አይደሉም እና በዚህ ሰዓት። መስመር ላይ በመስመር ላይ መግዛት ጥሩ አይደለም። አጭበርባሪዎች ብዙ ናቸው። መስመር ላይ ያየሁትን ነገር ሂጄ ከቦታው አድራሻ ጠይቄ ሂጄ ነው ልገዛ የምችለውና። ኦንላይን ላይ እኮ ለመግዛት እኮ ብር ያስፈልጋል። ግን ለማንኛውም ከርዕስ ከምወጣ መስመር ላይ መግዛት አልወድም። ያንን ይዤ በአድራሻው ጋር ቢሄድ ነው የሚሻለው። ምክንያቱም አጭበርባሪዎች ብዙ ናቸው። ብዙ ሰው ሲጭበረበር አያለሁ። በተለይ ሻይን ላይ ምናምን። በጣም ብዙ ሰው ሲጭበረበር አያለሁ እና መስመር ላይ መግዛት አልመክረምም አልወድምም። ገዢም አይደለሁም።

መብራት ሲቆረጥ የመብራት ወደ መብራት ሀይሎች ነው ልደውል የምትችለው መጀመሪያ ቆጣሪ እጠፋለሁ ከዛ ወደ መብራት ሀይሎች እሄድና እንትን ደውዬ ስልካቸው አለኝ ነፃ መስመር አላቸው። ደውዬ አሳውቃለሁ ማለት ነው። ያው እኔ ላስተካክለው ማልችለው መብራት አልፈው በጣም ነው የምፈራው አልወድም። ስለዚህ መብራት የሆኑ ነገሮችም ብዙ አልዳፈርም። ስለዚህ መብራት ሲቆረጥ መጀመሪያ ማደርገው ቆጣሪ አጠፍለሁ ከዛ ደግሞ ወደ መብራት ሀይሎች ደውዬ እንትን አሳውቃለሁ ማለት ነው መጥተው እንዲሰሩት አደጋ እንደ ሳይደርስ በፊት ቶሎ መጥተው እንዲሰሩት አሳውቃለሁ። በጣም ተራ የተቆረጠ ማለት በጣም ተራ ቆጣሪ አጥፍቼ ልቀጥለው የምችለው አይነት ከሆነ እኔ ሳይሆን ባለቤቴን እጠብቅና ባለቤቴ እንዲሰራው አደርጋለሁ። ግን ከባድ ከሆነ ግን ቀጥታ ወደ መብራት ሀይሎች ነው የምደውለው።

ብዙ ቦታዎች ተጉዣ አውቃለሁ ካለውበት ግን ይሄ የኢትዮጵያ እቅድ ልዩ ቦታዎች ከሆነ ወደ ጎንደር አካባቢ መለት ካለውበት ትንሽ የሚረቅ ጎንደር አካባቢ ጎንደር ቤተ መንግስትን አያቸዋለሁ እና ወደ አልፎ ወደ ኤርትራ ደንበር አካባቢ ለስራም ሄጄ ለአንድ ሁለት አመት እዛ ነበርኩኝ በጣም በረሃ ነው። እንደገና ደግሞ ወደ አዲስ አበባም ሄጀ አወቃለው ለአንድ አምስት አመት እዛም ነበርኩኝ። ከዛ ደግሞ ያው የተለያዩ ቦታዎች እሄዳለሁ ደሴ ሄጄ አውቃለሁ ደሴም በጣም ምርጥ ሰው ያለበት ወሬ እይሉ ሚባል አካባቢ አውቃለሁ። ወሬ ይሉ በጣም ምርጥ ሰው እንክብካቤው በጣም ማለት ከመመቸት አልፎ ሚያሰለችም የሚሆንበት በጣም ልዩ እንክብካቤ ያለበት አካባቢ ነው። ያለ ሄጀ አውቃለሁ እና ብዙ ቦታዎች ሄጄ አውቃለሁ። እና እዚሁ አካባቢ ደግሞ ገዳማት ይጃጋለሁ ገዳማት እነዚህ ጣና ደሴት አካባቢ ያሉት ገዳማት እሄዳለሁ። እንደገና ደግሞ ወደ ከባህር ዳር ወጣ ወደ አሉ ከተማዎች ወደ ዘንዘለማ ገዳም አለ። ወደ ወሎ አካባቢ ገዳም ወዳለሉ ወደ ጎንደርም ይኸው ትንሽ ትንሽ እሄዳለሁ። ብዙ ቦታዎች ተጉዣለሁ በጣም ብዙ ቦታ ብዙ ሀገር ዞሬያለሁ። ማለት በመኖርም ይሄ አለ ለስራ እያልኩኝ ብዙ ቦታ ሄጃለሁ

አዎ። አነባለሁ ዜና አነባለሁ የምጠቀመው መስመር ላይ በመስመር ነው? ወይ ደግሞ በኦንላይን ነው። ዜና በደንብ ነው የምከታተለው ምክንያቱም። በመስመር ያልሆነ ልከታተልም በጋዜጣ ወይ ደግሞ በ ተ ቴሌቪዥን እና በሬዲዮ ስለሌሉኝ እቃውቹ ራሱ ስለሌሉኝ። ስልኬ አየር ላይ ያለው በኦንላይን ወይ ደግሞ በመስመር ስለሆነ በመስመር ነው ዜና በመስመር ላይ ነው የማነበው። ቲክቶክ ላይ ነው አብዛኛውን ነገር የማየው። ፌስቡክም እና ዜና በመስመር ላይ ነው። የማነበው ሁሌም ቢሆን አዲስ ነገር የተፈጠረ ካለ በተለይ ሀገራችን ሁኔታውን አሳሳቢ ላይ ስለሆነ። ቶሎ ቶሎ የሚያደርሰውም በመስመር ላይ ስለሆነ። ሁሌም የምከታተለው የማነበውም ዜና በመስመር ላይ ነው ቴሌቪዥን አላይም። በመስመር ላይ ነው እና ጥሩ ነው። ፈጣን ስለሆነ

አዎ ፎቶ መያዝ በጣም ነው የምወደው። በቻዝኩት አቅም ፎቶ እይዛለሁ በጣም እንደውም አሰልቺ ነው አያያዜ ማለት። ባለቤቴ ራሱ ይሰለቸዋል ፎቶ በጣም ነው የሚይዘው የቆዩ ፎቶዎች እና ስልኬን ሞሉት የቆዩ ፎቶዎች ናቸው። ግን በሚያሳዝን ሁኔንታ ህፃን እያለሁ የነበርኩት የነበረውን ከእናቴ ጋር ማስታወሻ የነበረኝን ጋር የነበረኝ ፎቶ። በሚያሳዝን ሁኔታ በእንትን ነበረና ቀርቷል በአልበም ስለነበረ ጠፍቷል። እና ስለጠፋብኝ በጣም ነው ያዘንኩት ማርያምን በጣም ነው ያዝንኩት። ምክንያቱም ከእናቴ ጋር ህፃን ሆና አቅፋኝ የተነሳሁት ፎቶ የልጅነቴ ፎቶ ሙሉ ጠፍቷል። የገጠር ልጅ ደግሞ ከስንት አንዴ ነው የሚነሳው። እና እኔ ደግሞ የገጠር ልጅ ነኝ። እና ከስንት አንዴ የተነሳኋቸው ያኔ እናቴ ባደራነት ያስቀመጠቻቸው ፎቶ ይኸው ጠፍተውብኛልና እናቴም የለችም ድጋሚ እንዳልነሳው እና ብቻ አዝኛለሁ። ግን በቻልኩት አቅም የቻልኩት በላይ ነው የማስቀምጠው ፎቶ መያዝ እወዳለሁ። ሳዝንም እይዛለሁ። ስደሰትም እይዛለሁ ስገረምም እይዛለሁ እና ፎቶ በጣም መያዝ እወዳለሁ። እና እይዛለሁ በጣም አሁን በእኔ እድሜ ማለት ነፍስ ካወቅኩ በኋላ የተነሳኋቸውን ፎቶዎች በመውዱ ይዣለው እና ይመቸኛል። የሆነ ትዝታ ወደኋላ መመለስ ስለሆነ ደስ ይላል።

አዎ ዝርዝር እጽፋለሁ። ማለት የምገዛቸው ብዙ ነገሮች ከሆኑ ዝርዝር እጽፋለሁ የምጽፈው ግን በስልኬ ኖት ነው። ስልኬን ስለሚይዝ ስለዚህ ዝርዝር እጽፋለሁ። የምገዛው እንትን ብዛት። የህቃው ብዛት ብዙ ከሆነ ወደ ሱቅ ስሄድ ዝርዝር እጽፋለሁ። አንድ ወይ ሁለት ምናምን ከሆነ ግን አልጽፍም ምክንያቱም ስራዬ ብዬ የምሄደው እነሱን ለመግዛት ስለሆነ። ግን በጣም ብዙ ጊዜ ዝርዝር ስልኬ ኖት እንደውም የብዙ አመት ነው ራሱ። ዝርዝር ያለ ሽንኩርት። ድንች ምናምን የሚል በጣም የብዙ ሳልደልተው የሚቆይና ብቻ ጽፌ። ከመሄዴ በፊት ዝርዝሩን ቤቴን እያየሁ ዝርዝሩን እጽፋለሁ ወደ ሱቅ ከመሄዴ በፊት። ከዛ ሄጄ ምንም ሳላስቀር የምገዛው ከጻፍኩት ነውና። ብዙ ዝርዝር ካለ መጀመሪያው ከወደ ሱቅ ከመሄድ በፊት ነው ዝርዝሩን የምጽፈው። እና አዎ እጽፋለሁ

አዎ በጣም ነው የምሰማው በመስመር ላይ ያው በመስመር የሚለው ቀጥታ ፍችው ኦንላይን ነው የሚመስለኝ። ያው ብዙም ስለማንጠቀምበት ይሄንን ቃላት በመስመር ላይ ሙዚቃ በጣም ነው የምሰማው የምፈልገው ሙዚቃ በጊዜው ደስ የሚለኝን ለመስማት ግዴታ ዳውንሎድ ያደረኳቸው ሳይሆኑ በመስመር ላይ ያሉት ናቸው። ማለት በመስመር ላይ የፈለኩትን ለማግኘት የተሰማኝ ደስ ያለኝን ያሰብኩትን ለማግኘት በመስመር ላይ ነው የምጠቀመው። ምክንያቱም ዋይፋይ ስላለኝ ዩቲዩብ ላይ ነው ሙዚቃዎችን የምጠቀመው ዳውንሎድ አላደርግም። እና በመስመር ላይ መስማት ደስ ይላል በጣም ደስ ይላል። የፈለጉትን ያሰቡትን ማግኘት የፈለጉትን ያሰቡትን ሙዚቃ ማግኘት ስለሚቻል። እኔ ሁሌ የምጠቀመው በየትኛውም ቦታ ዋይፋይ ስለምይዝ ቤታ አሁንም ቢሆን እየተጠቀምኩት ያለሁት በመስመር ላይ ነው። ኦንላይን ነገር ይመቸኛል በጣም። አዲስ አዲስ ነገር ስለሆነ አያሰለችም በየቀኑ ምሰማው የተለያየ አይነት ሙዚቃ ስለሆነ ስለማያሰለች። መስመር ላይ ሙዚቃ ይመቸኛል

አዎ እደርሳለሁ በሰአቱ እደርሳለሁ ስራ ባለኝ ሰዓት በነበርኩበት ሰዓት አዎ ብዙም ይሄ ቤት ውስጥ ማሳልፈው ማታ ስለሆነ አዘገጃጅቼ ማድረው ጠዋት በሰአቱ ነው የምደርሰው የነበረ ስራ ባለኝ ሰዓት ማለት ነው። እንደውም ቀድሜም ሁሉ እደርሳለሁ ምክንያቱም እኔ የሚያስጠብቅ ሰው አልወድም። ከቻልኩኝ ከስራዬ ቀደም ብዬ ነው የምደርሰው። አለበለዚያ ግን በሰአቱ እደርሳለሁ። ሰዓት አክባሪ ነኝ

በተፈጥሮ ውስጥ መራመድ በጣም ደስ ይለኛል። በጣም በተለይ በጫካዎች በመዝናኛ የተፈጥሮ አይነት የሆኑ መዝናኛ ቦታዎች አሉ። መናፈሻዎች። በጣም ነው ደስ እሚለኝ። ወንዝ ፏፏቴ አካባቢ እንደውም ከዚህ በፊት ወደ ጭስ አባይ ምናምን ሄጄ ነበረ። እና ደስ እሚል በስመአብ ደስ ይላል እንደያውም ቪዲዮ ከፈለጋችሁ ላጋራችሁ ሁሉ እችላለህ። ፏፏቴው በጣም ነው ደስ እሚለው። እጽዋቱ በጣም አረንጓዴ ነው እንዳለ መሬቱ በሙሉ አረንጓዴ ነው። የሚበሉ ነገሮች ናቸው ፍሩቶች ናቸው እና። በእንትኖች ውስጥ በአረንጓዴ ውስጥ። መራመድ በጣም ደስ ይለኛል በተፈጥሮ ውስጥ። ተፈጥሮአዊ ነገር የመሰለ ነገር የለም። ለጤናም ጥሩ ነው። ለመንፈስ እርካታም ጥሩ ነው። እና በጣም ነው እምወደው እኔ በተፈጥሮ። እንትኖች መጓዝ። እና በጣም እወዳለሁ በጣም

አዎ በጣም በጣም በጣም ብዙ ጥሩ መምህሮች ነበሩ። በተለይ ለእኔ በጣም ስርዓት ስለነበረኝ ስለማረብሽ ትምህርቴን በስርዓት ስለምከታተል እኔ አብዛኛው በሚባል መምህሮች ለኔ በጣም ጥሩ ሰዎች ናቸው በጣም ጥሩ እና ከምንም በላይ የተለየ ለኔ አዲስ አበባ እያለሁ እንትን ምሳ ይዥ መሄድ አልችልም እስከ ዘጠኝ ሰዓት ነበር ክላስ እና ምሳ ያው በሆነ ምክንያት ብቻ ምሳ ይዤ መሄድ የማልችልበት ሁኔታ ነበረና ሰዓት በጣም የሚተባበረኝ ልጅ ነኝ ገና አምስተኛ ክፍል፣ ስድስተኛ ክፍል ነኝ እና ሁሉም ጓደኞቼ ሁሉም የትምህርት ቤቱ እንትን ምሳ ይበላል እና እኔ አልበላም ነበረና ከምንም በላይ ምሳውን የእሱ ይዞት የሚመጣውን ምሳ ለኔ የሚሰጠኝና ነገር ምሳ የሚያበላኝ ነገር ትዝ ይለኛል እና መምህር ግርማ ይባላሉ። ትልቅ ሰው ናቸው መቼም አልረሳቸውም አልረሳውም እሱን መምህር መቼም አልረሳውም እና አንድ ቀን እንደማመሰግነው ተስፋ አደርጋለሁ እና ብዙ አብዛኞቹን አልረሳቸዉም ማለት ለኔ ጥሩ ነበሩ ስለማልረብሻቸው ስለምከታተላቸው በጣም ጂኒየስ ባልሆንም ስለማልረብሽ ዝምተኛ ስለሆንኩኝ ሁሉም ለኔ በጣም ጥሩ እንትን ነው ያላቸው ጥሩ አስተሳሰብ ነው ያላቸው የነበረ እና አብዛኞቹን እወዳቸዋለሁ አብዛኛዎቹን ለኔ መጥፎ የምለው መምህር ያን ያክል የለም

ማደንዘዝ ትክክለኛ ትርጉም አልገባኝም ማደንዘዝ ይሄ ሌቦችን የሚያደርጉት ማደንዘዝ ነው እንትን የሆነ ነገር ቀብተው ደንዘዝ ማድረግ። ለማንኛውም መደንዘዝ ማደንዘዝ ትክክለኛ ትርጉም አልገባኝም ግን ቃሉ ደስ የማይል ስለሆነ የምወደው አይመስለኝም። እርግጠኛ ነኝ። የምወደው አይመስለኝም። አልወድም በእርግጠኛ ነኝ። በእንግሊዘኛው ደሰ ማይል ቃል ነው የሚሆነው። ግን መደንዘዝም ማደንዘዝም መደንዘዝ የሚለው ቃላት ራሱ ስለሚያስጠላ እኔ አልወድም። የምን ድንዛዜ ፍጥነት ነው የሚለው እና አልወድም በሚለው ይያዝልኝ። ቃላቱን ትክክለኛ ፍቺ አላወቅኩትም። መደንዘዝ ለማንኛውም ደስ አይልም። የሆነ ደስ የሚል ስሜት የለውም። እና አልወድም።

በልጅነቴ የምወደው ጨዋታ የነበረ ሰኞ ማክሰኞ ሰኞ ማክሰኞ በጣም ጎበዝ ነበርኩኝ እና ሰኞ ማክሰኞ ጨዋታ ደስ ይለኝ ነበር በጣም። በጣም እና እኔ ሁሌ መሪ ሁኔ ነበርኩኝ ማለት በጣም ጎበዝ ስለሆንኩኝ በሰኞ ማክሰኞ። ያው ትዝ አለኝ እና ሰኞ ማክሰሰኞ በጣም የምወደው ነው። ከዛ ደግሞ ደብብቆሽ በጣም ደስ የሚለኝ ጨዋታ ነበረ። እቃ እቃ እቃ እቃ ራሱ እቃ እቃ ጨዋታ አለ ያው ታውቁታላችሁ ብዬ አስባለሁ ሁሉም እቃ እቃ ጫዋታ አለ። ይሄ ልጅ ነን ቤት ይዘን ምናምን ልጆች ኑሮውን ምናምን አለ አይነት ጨዋታ ነበረ። ከምንም በላይ ግን እሱ እንትን ነው ሰኞ ማክሰኞ በጣም ደስ የሚል ጨዋታ ነው። ኳስም እንጫወት ነበረ በጣም ብዙ አይነት ኳስ በካልሲ ሰርተን ምናምን እንጫወት ነበር እና። አብዛኛው የልጅነት ጨዋታ እወደዋለሁ ደስ ይለኛል።

ሰዎችን እንዴት ትተዋወቃለህ ነው ወይስ ታስተዋውቃለህ ነው የሚለው? ያው ማስተዋውቅ ከሆነ ቀጠሮ ይዤ ነዋ። ቀጠሮ ይዤ አስተዋውቃችኋለሁ። እርስ በእርስ እንደዛ ነው ወይስ? የማስተዋውቅበት ቦታ ይሄ ሰዎችን አንዷን ጓደኛዬ ከአንዱ ጓደኛዬ አይነት ነገር ከሆነ ብዙ ጊዜ ይሄ ሰው የማይበዛበት አካባቢ ለማስተዋወቅ እሞክራለሁ። እኔ ደግሞ ለትተዋወቂያለሽ ከሆነ በጣም ቀላል ነው። ማለት ሄዶ አክብሮ አክብሮ በአክብሮት ማውራት ነው። ዞሮ በአክብሮት ነፃ ሆኖ ማውራት ነው። ሳይፈሩ ማውራት ነው። ዞሮ እና ቀላል አድርጌ ነው የምታወቀው

ሽማግሌዎችን በጣም አከብራቸዋለሁ ምክንያቱም ሽማግሌዎች በጣም የሚያውቁት ብዙ እውቀት አለ በዘመናቸው ብዙ ያሳለፉት መልካምም ደግሞ መጥፎም ነገር አለ እና እነሱ በጣም ብዙ እውቀት አላቸው ወደፊትም ማየት ማስተዋል ይችላሉ ካለፈው ብዙ ዘመን አንፃር እና ሽማግሌዎችን በጣም አከብራቸዋለሁ። ግን አንዳንድ ሽማግሌዎች ግን እንትን አለ በእነሱ ዘመን እንድናስብላቸው የሚፈልጉ ሰዎች አሉ። ለምሳሌ የነሱ ዘመን በጣም ቀላል ጊዜ ነበር አሁን ከባድ ነው። በትንሽ ብር የሚኖር ሰርቶ መኖር የሚቻል በዜሮ መነሳት ሚቻልበት ጊዜ ነበር። አሁን ግን በጣም ከባድ ነው። በዜሮ አይነሳምና እነሱ የሚፈልጉት እንደዛ እንድናስብ እንደዛ እንዲሆን ነው የሚፈልጉት። እና ሁለት አይነት ሽማግሌዎች አሉ ግን አብዛኞቹ ግን በጣም አስተዋይ ናቸው። ነገሮችን በጣም የሚያውቁ ሰዎች ስለሆኑ ወደፊትን እሚያውቁ ሰዎች ስለሆኑ በዚሁ አጋጣሚ ሽማግሌዎች እሚሉትን መስማት አለብን። ምክንያቱም እነሱ ወደፊትም ማስተዋል ይችላሉ በደንብ ካለፈው ብዙ ዘመናት አንፃር እና ሽማግሌዎችን በጣም የማከብራቸው እውቀት አላቸው። በጣም ማመስጠር ይችላሉ እና

የምወደው ጥላ ነው፤ የሚሻለኝም ጥላ ነው፤ ምክንያቱም ፀሀይ በጣም ሰውነቴን ያጠቁረዋል፣ እግሬ በጣም ይጠቁራል። ፊቴ በጣም ይጎዳልና ጥላ በጣም ደስ ይለኛል፤ ብዙ ጊዜ በፀሀይ ሰዓት አልወጣም፤ ምክንያቱም ራሱ ጥላ ጥላጥለውን ነው የሚሄደው፤ ራሱ ጥላጥላ ጥላጥለውን ዛፍ ጥላ ያለበት አካባቢ፣ ወይም ጥላ ይዤ ነው የምወጣው እና ጥላ እመርጣለሁ በቻልኩት አቅም በፀሀይ ሳይሆን በጥላ ሰዓት ነው የምንቀሳቀሰው፤ ጠዋት ወይም ደግሞ ወደ ማታ ማለት ነው፣ ጥላ ቢኖር በሚኖርበት ሰዓት ስለዚህ እኔ ስንት ጥላ ነው የምወደው፤ ከዚያ ይልቅ ጥላ በጣም እመርጣለሁ።